መዝገቦችን ታስቀምጣለህ? ይላል ጥያቄው መዝገቦችን አዎ አስቀምጣለሁ። መዝገብ ማስቀመጥ ለብዙ ነገር ግልጋሎት ይሰጣል። አንድም እንደማስታወሻ እንጠቀምባቸዋለን። ቀድሞ የሰራነውን ስራ። አንደኛ እንደማጣቀሻ ልንጠቀምበት እንችላለን። ለስራ ሊያስፈልገን ይችላል ባለመዝገቡ መዝገቡ የኛ ሊሆን ይችላል ወይ ደግሞ የባለጉዳይ ሊሆን ይችላል። ብዙ ቃለ ጉባኤዎችን ማስታወሻዎችን የስራ ቅድመ ሁኔታዎችን ልናሲዝበት እንችላለን። ስለዛ መዝገብ ለብዙ ነገር ስለምንጠቀምበት በአግባቡ እንደ ቅደም ተከተሉ ማስቀመጥ ግድ ይለናል ማለት ነው። ስለዛ መዝገም ማስቀመጥ። ወሳኝ ጠቃሚ ስለሆነ እኔም የሰራኋቸውን የመስሪያ ቤት ስራዎች የሰሩባቸውን መዝገቦችንም በስነ ስርዓቱ አስቀምጣቸዋለሁ። ለምን እኔም ነጌ ላይ ልፈልጋቸው እችላለሁ። ሌሎች ደግሞ የስራ ባልደረቦቼም ከዚህ ከእኔ በኋላ መጥቶ ስራ የሚሰሩትም ሰዎች ያንን ነገር እንደማጣቀሻ ሊጠቀሙበት ስለሚችል። ስርዓት አስቀምጣችኋለሁ ማለት ነው።

ምንያክል ጊዜ ስብሰባ ታደርጋለህ ይላል? ብዙ ጊዜ የእኔ ስራ የፈረቀ ስለሆነ ብዙ ስብሰባ እማደርግበት ጊዜ የለኝም ብዙ ጊዜ መልእክቶቹም ሲኖሩ በኢሜል ነው። ንግግር የምናደርገው ወይ ደግሞ ስልጠናም መኖር ዞም ኮንፈረንስ ሊሆን ይችላል። ወይ ደግሞ በአካልም ሄደን የምንሳተፍበት ስልጠና ላይ ይኖራል እና። ትርፍ ጊዜ ወይ ደግሞ እምንሰበሰብበት በብዛት የለም ማለት ይቻላል። ቢያንስ በዛ ከተባለ በአመት ውስጥ ሁለት ጊዜ እንደዛ ስብሰባ ልናደርግ እንችላለን። ከዛ ውጪ ግን በየጊዜ ስብሰባ የምናደርግበት የለም። ምክንያቱም ስራችን ተግባር ተኮር ስለሆነ። ማልክቶቹም ካሉ በዛ በኢሜል በስራ ኢሜል። ንግግር እናደርጋለን በዙም ኮንፈረንስ እንደዚህ ልናደርግ እንችላለን። ግን በአካል ብዙም እንትን ላይሆን ይችላል። ዙምም ላያስፈልግ ይችላል ወይ ደግሞ የጽሁፍ መልእክት በኢሜል ከተለዋወጥን በኋላ ስለ ስራው ወይ ደግሞ ዳይሬክት ከአለቃችን ጋር በስልክ ልናወራ እንችላለን። ስለዚህ ብዙ ጊዜ ለስብሰባ ጊዜ የለኝም ማለት እችላለሁ። ብዙም አይደለም ምናልባት በዛ ከተባለ በአመት ሁለት ጊዜ ስብሰባ ልናደርግ እንችላለን። ከዛ ውጪ ግን ስብሰባ የምናደርግበት ጊዜ ጠባብ ነው ወይ ደግሞ የለም ማለት ይቻላል።

ወተት ትጠጣለህ ይላል? ጥያቄው አዎ ወተት በጣም ነው የምወደው በተለይ በልጅነቴ በጣም ነበር ወተት የምጠቀመው። አሁንም ቢሆን ወተት ሳገኝ በፍቅር ነው የምጠጣው በተለይ እኛ ሀገር ደግሞ። የፈረንጅ ላምና የሀበሻ ተብለው ይታወቃሉ። የሀበሻ የሚባሉት። አብዛኛውን ጊዜ ተፈጥሮአዊ የሆነ ነገር ነው የሚጠቀሙት ሜዳ ላይ ሄደው ብዙ አይነት ቅጠላ ቅጠል ሳር በልተው ነው። በተፈጥሮ የሚገኝ ወተት የምንጠቀመውና በጥፍጥናውም ቢሆን። ከሀበሻ ላም የሚገኘው ወተት በጣም ይጣፍጣል በጣም ነው የሚወደደው። የፈረንጅም ቢሆን አይናቅም ጥሩ ነው። በዛ በብዛት የፈረንጆችን ላም የሚባሉት ፈርትላይዝድ የሆነ በተወሰነ መልኩ ምናልባት ኬሚካል ነክ ነገር ሊጠቃቀሙ ስለሚችሉ ከዛ ጋር ተያይዞ። በተለይ እኛ በተፈጥሮ ላም የሚገኘውን ወተት ጠጥተን እንዳዳግነው ሰው ብዙም ከዛ አንፃር ስናስተያየው ግን አሁን ላይ እነዛዎቹም ስለተለመደ በብዛት ገበያ ላይም በቀላሉ ሊገኝ የሚችለው የነዛዎቹ ስለሆነ የፈረንጆቹ ስለሆነ የነሱንም መጠቀም የተለመደ ነገር ነው። በአጠቃላይ በማንኛቸውም ካልኩሌሽን አካሄድ ማለት ወተት በጣም ነው የምጠቀመው በጣም ነው የምወደው ማለት እችላለሁ ማለት ነው። ጠቅለል ሳደርገው